ሩዝ ትወዳለህ? ይላል ጥያቄው። አዎ ሩዝ በጣም የምወደው ምግብ ነው። ጠዋት ጠዋት ባገኝ በጣም ደስ የሚለኝ ምግብ ማዕከል አንዱ ሩዝ ነው። ያው ሩዝ ከምግብ ጎን አብሮ ሲቀርብ ደግሞ በጣም የተለየ ጣዕም ይኖረዋል። የመብላት ፍላጎትንም ይከፍታል። እና በተቃራኒው ግን ፓስታ፣ መኮረኒ የመሳሰሉትን ነገሮች በጣም ነው የምጠላው። አልወዳቸውም ማየትም አልፈልግም። ግን ሩዝ ከእነሱ በተቃራኒው በጣም የሚያስደስተኝ ምግብ ነው።

መናፈሻ ምን ያህል ትሄዳለህ? ይላል ያው መናፈሻ ማለት መዝናኛ ቦታ። አው እኔ በ ሳምንት ሳይሆን በወር አንዴ ነው የምሄደው ወደ መናፈሻ ብዙም አልሄድም። እና በወር አንዴ ነው ወጣ የምለው ወጣ ብዬ የተወሰነ ደቂቃዎችን ቆይቼ እመጣለሁ። በተለይ ቀን እሁድ እሁድ ላይ ከሰአት በኋላ በወር አንዴ ወጣ ብዬ እመለሳለሁ። እና በወር አንዴ ነው ወደ መናፈሻ ቦታ ወይም መዝናኛ ቦታ ላይ የምሄደው። ሄጄ ለአንድ ለአራት ሰዓት የሚሆን ቆይቼ እመለሳለሁ እና በወር አንዴ ነው

መስመር ላይ ትማራለህ ይላል ጥያቄው በመስመር ላይ ትማራለህ ማለት ኦንላይን ትማራለህ ነው። አይ አሁን ላይ እየተማርኩ አይደለም ኦንላይን ግን የሆነ ጊዜ ኮርሶችን ወስጄ ነበረ። መስመር ላይ በቀጥታ የሰው የትሬኒንግ ነበረ። እና ይሄ ስልጠና የሆነ ወደ አራት ቀን የሚፈጅ ነበረ እና ኦንላይን ነበረ። ኮርሱን የወሰድኩት የውጪ የዩኤይ መንግስት ነበር ያዘጋጀው እና እሱን ወስጃለሁ ወደ አራት የሚሆን ሰርተፊኬት አለኝ። እና ወስጄ አውቃለው ኦንላይን ኮርሶችን አሁን ግን እየተማርኩ አይደለም። እና እንደዚ አልፎ አልፎ የተለያዩ ስልጠናዎች ካሉ ኦንላይን ኮርሶችን እወስዳለው።

ጠዋት በስራ ምን ታደርጋለህ ይላል ያው ለማለት የተፈለገው ጠዋት ስራ ከመሄድ በፊት ምንድነው የምታደርገው ነው? የሚለው ያው ብዙ ሰው እንደሚያደርገው ነው ጠዋት የማደርገው ከእንቅልፌ ልክ እንደ ተነሳው አልጋዬን አነጥፋለሁ። አልጋ ካነጠፍኩኝ በኋላ ያው ጸሎት መጸለይ ካለብኝ እጸልያለሁ። ከዛ ያው መጸዳጃ ቤት በመሄድ። መጸዳጃ ቤት ደርሼ እመለሳለሁ ከዛ የተወሰነች የአካል እቃት እንቅስቃሴ እሰራለሁ። ዱብ ዱብ ነገር እላለሁ። እና ያን አድርጌ ቁርሴን በልቼ ወደ ስራ ነው የምሄደው እና በቃ ያው ያ የቀን ተቀን የተለመደ ህይወቴ ነው። ሁሌ ከእንቅልፍ እንደ ተነሳው ቅድሚያ አልጋ ነው የማነጥፈው። ከዛ ያው ጸሎት እጸልያለሁ። ትንሽ ስፖርት እሰራለሁ ከዛ ወደ ስራ ነው የምሄደው ማለት ነው።

ስማርት ፎን ትጠቀማለህ ይላል? አዎ ዛሬ እኔ ስማርት ፎን የማይጠቀም ሰው ማለት የለም በተለይ ወጣት ሆኖ ስማርትፎን የሌለው ሰው የለም። ያው በፊት ላይ የምንጠቀመው የበተኑን ስልክ ነበር ጠቅጠቅ የምናደርገውን። አሁን ላይ ግን ያው እሱ ስልክ ራሱ ገበያ ላይ ብዙም የለም። እና ከትህፃኑ እስከ እስከ ትልቁ ሰው እስከ ከአዋቂ ከትንሽ እስከ አዋቂ ሁሉም ሰው ማለት ይቻላል አሁን ላይ ስማርት ፎን ነው የሚጠቀመው። ይለያይ እንጂ ሞዴሉ። ስማርት ፎን የማይጠቀም ሰው አሁን ላይ የለም ማለት ይቻላል። እና ብዙ የኢትዮጵያ ሰው የሚጠቀመው ስማርት ፎኑን ነው። ዛሬ ላይ የማይጠቀም ሰው የለም በተለይ ወደ ገጠር አካባቢ ካልሆነ በስተቀር ያልተማረ ሰው ምናምን ካልሆነ በስተቀር ሁሉም ይጠቀማል።

የትኛውን የቀኑን ሰዓት ትወዳለህ ይላል ጥያቄው ያው ብዙ ሰዎች የተለያየ የቀን ሰዓት ይወዳሉ አንዳንዱ ጠዋት የሚወድ አለ። ወደ አራት ሰዓት ረፈድ ሲል የሚወድ አለ ማታ ምሽት የሚወድ አለ ሌሊት የሚወድ አለ። እና ያው ሰው የተለያየ የራሱ የሚወደው ሰዓት ይኖረዋል። እኔ ከቀን ውስጥ የምወደው ወደ ማታ አስራ አንድ ሰዓት አካባቢ ሊመሽ ሲል ያለው በቃ አስራ አንድ ሰዓት አስራ ሁለት ሰዓት አካባቢ በጣም ደስ ይለኛል የምወደው ሰዓት ነው። ከቀን ውስጥ የማልወደው ሰዓት ደግሞ ይሄ ቀን ፀሀይ ነው በጣም ሀይለኛ ፀሀይ ያለበት ይሄ ከአምስት ሰዓት። ከአራት ሰዓት ጀምሮ እስከ ስምንት ሰዓት ተኩል ድረስ ያለውን ሰዓት በጣም ነው የምጠላው አንደኛ ፀሀዩ ከባድ ነው ከቤት ለመውጣትም ይከብዳል። እና እሱን ሰዓት አልወደውም በጣም የምወደው ጸሀይዋ ቀዝቀዝ ብላ። ሊ ሲመሻ አካባቢ ወደ አስራ አንድ ሰዓት ያው ከስራ መውጫም ስለሆነ። እንደገና የሆነ ቦታ መሄድ ብንፈልግም ሰዓቱ በጣም ደስ ይላል ሰዓቱ ፀሀይዋ እየጠለቀች ነው ውበትም ስላለው እሱ ሰዓት ለኔ በጣም ተስማሚ ነው። አስራ አንድ ሰዓት አስራ ሁለት ሰዓት አካባቢ።

ቤት ምን አይነት የቤት እቃዎች አሉ ይላል እዚህ ያለው እኛ ቤት? ሁሉም ሰው ቤት ሊኖር የሚችሉት መሰረታዊ የሚባሉ የቤት እቃዎች አሉ። መቀመጫ ሶፋ። የምግብ ጠረጴዛ ምንመገብበት። እንደገና ይሄ ቴሌቪዥን። ዲሽ ሳተላይት አለ። እና ያው ከዛ በተጨማሪ የልብስ ማጠቢያ ማሽን አለ። ምግብ ማብሰያ ኦቭኖች አሉ ስቶቭ አለ። ፍሪጅ ፍሪጅ አለ ማቀዝቀዣ ሌላ የዳቦ መጋገሪያ ማሽን አለ። እንጀራ መጋገሪያ የምጣድ አለ ኤሌክትሪክ እና እነዚህ እነዚህ አሉ።